ልዩ ችሎታህ ምንድነው? ይላል ልዩ ችሎታ የኔ ሰው ልጅ እንደመልኩ ወይም ደግሞ እንደ ፀባዩ ሁሉ ነገሩ የሆነ ስራውም ይለያያል እኔ ልዩ ችሎታዬ ብዬ የማስበው። በማደርጋቸው ነገር ያው እኔ የተሻለ አደርጋለሁ ብዬ አስባለሁ። እናም ደግሞ ያው ችሎታ አለኝ ብዬ አስባለሁ የሚሰሩት የሰው ልጅ የሚሰራውን ስራ ያው በራሱ ማሰብ ራሱ ያው የልዩ ችሎታ ወይም ደግሞ ልዩ የሚያደርግ ነው። ምክንያቱም የሰው ልጅ ብዙ ሰዎች ወይም ደግሞ ብዙዎቻችን አለመጨነቅም ወይም በጭንቀት ራስን ላለማሳለፍ ሲባል ራሱ አውርቷል። ግን በዛም እና ወይም ደግሞ ከሰዎች የተሻለ አስተሳሰብ ስላለኝም የተሻልኩኝ ችሎታ አለኝ ብዬ አስባለሁ ማለት ነው

አስተያየት መቀበል ትወዳለህ? ይላል ብዙም ጊዜ አስተያየት እቀበላለሁ ምክንያቱም ያው የስራችን ባህሪ በአስተያየት የተመሰረተ ነው። እሱም ደግሞ ምንድነው ያው ስራ ላይ የብቃት ጥራት ወይም ደግሞ ብቃት ጥራት መጉደል ሲኖር አስተያየት ይሰጣል ወይም ደግሞ የምግቡ ላይ ጣፍጥና ከሌለ እሱን ኮሜንት አለው። እስቲ ቀጥል ደግሞ በምንሰራው ሁሉ ስራ ላይ የመስተንግዶም ችግር ሊሆን ይችላል። ብዙ ነገሮች ኮሜንት ይኖራቸዋል እና ያው ብዙ አስተያየትን ሳስተናግድ ነው የምውለው እናም ለማስተካከል ደግሞ ግዴታ እሞክራለሁም ጭምር ወይም ደግሞ እናስተካክላለን። ብዙ ጊዜ የአስተያየት ነው ስራዬ በቃ አስተያየት ብዙም ጊዜ እስተናግዳለው ሙሉ ለሙሉ በቃ በስተያየት ነው ሙሉ ማለት ነው። እና አስተያየትን መቀበል በጣም ነው የምወደው ምክንያቱም ያው ስራ ባህሪ ስለሆነ አስተያየት ተቀብሎ ራስን ማረም በራሱ አንድ ስራ ነው ብዬ ሰለማምን። ብዙም ጊዜ ራሴን ለማስተካከል አስተያየት እቀበለው ማለት ነው

ኮፍያ ማድረግ ትወዳለህ ይላል? ያ ኮፍያ ማለት በተፈጥሮ ያው በጃኬቶች ላይ የሚሆኑና ዝም ብሎ ኮፍያ ማለት በራሱ ራሱን ችሎ ኩፍያ ተብሎ የተመሰረተ አለ። ማለት እኔ አሁን የምጠቀመው ወይም ደግሞ ኮፍያ የማደርገው ሌሎች ኮፍያዎችን አልጠቀምም በጃኬቶች ላይ ያሉትን እንደ ኮምፕሌት የሆኑ ነገሮችን እነርሱን እጠቀማለሁ ምክንያቱም በብርድ ወቅት አስፈላጊ ናቸው። ሲቀጥል ደግሞ ብዙ ነገሮችን አዋቧራም ጭምር ይከለከላል ፀሀይም ጭምር ይከለከላል። እና ኮፍያ የማደርገው የጃኬት ከጃኬት ጋር የሚሰሩ ወይ ደግሞ የኮፍያ ያላቸው ጃኬቶች ኮምፕሌቶች ስትጠቀም ብቻ ነው ኮፍያ ማረገው ሌላ የተለየ ኮፍያ ለብስም ማለት ነው

የከላውድ ማከማቻ ትጠቀማለህ ይላል? የክላውድ ማስቀመጫ ወይም ደግሞ ማከማቻ እጠቀማለው ማለት ነው። እሱም ያው ዱሞንቶችን ለመሰብሰብ ወይም ደግሞ ለማስቀመጥ የሚረዳኝ ወይም ደግሞ ለመያዝ የሚያግዘኝ እቃ ነው። እና አሁንም እጠቀማለሁ ማለት ነው